ልብሴን የማጥበው በሳምንት አንድ ጊዜ ነው እሱም ቅዳሜ ነው የማጥበው ቅዳሜ የማጥብበት ምክንያት ቅዳሜ እረፍት ስለሚሆን ነው ቅዳሜ የማጥበው ማለት ነው። ከዛ ውጪ ግን ስራ ላይ ነው የምውለው ስራ ላይ ሆኜ ደግሞ ልብሴን ማጠብ አልችልም። ቅዳሜ ግን እረፍት ስለሆንኩኝ ልብሶቼን አጥባለሁኝ ሁሉ ነገርም አስተካክላለሁኝ ቤት ስለምውል ይመቸኛል ማለት ነው።

ሰዎች የማስተዋውቅበት መንገድ መጀመሪያ ራሴ አስተዋውቃለሁ ከዛ በኋላም እነሱን አስተዋውቃለሁኝ ማለት ነው አዲስ እንግዶች ካሉ የማያውቋቸው ማለት ነው። ይህ እገሌ ይባላል ጓደኛዬ ነው ብዬ አስታውቃቸዋለሁ። እንዲሁም ከቤተሰቦቼ ጋር ለማስታወቅ ከሆነ ቤተሰቦቼ መሆናቸውን ገልጬ አስታዋውቃለሁኝ ማለት ነው። መጀመሪያ ግን ስማቸውን እጠቅስና የሁሉም እንዲታወቁ እንዲግባቡ ጋብዛለሁኝ ማለት ነው። ስለዚህ ሰዎችን ሳስታውቅ በዚህ መልኩ ነው ማስታዋውቀው።

አዎ የስራ አሰራሮችን እከተላለሁ የስራ አሰራሮች ማለት የስራው መምሪያ ደንቦችና አሰራሮችን መከተል ነው። ምክንያቱም ማንኛውም ሰራተኛ ከአሰራርና መምሪያዎች ውጪ መሆን አይችልም። ከዚህ ውጪ የሚሆን ከሆነ ለተለያዩ የዲሲፕሊን ግድፈቶችን ይጋለጣል። ይህ ደግሞ ስራ ላይ ጥሩ አይደለም። ለቅጣት እና ለሌላ ከስራም የመፈናቀል ወይም የመባረር ሁኔታም ሊመጣ ይችላል ማለት ነው። ስለዚህ የስራ አሰራሮችን መከተልና መተግበር ተገቢ ነው የሚሆነው ማለት ነው

በወር ወደ አራት ጊዜ የሚሆን ሰብስባ እናደርጋለን ይህ ማለት የሳምንቱ መጨረሻ አርብ ማለት ነው። ሰብሰሳ እናደርጋለን እንደየሁነታው ሊጨምር ይችላል። እንደ አጠቃላይ ግን በወር አራት ቀን ያህል ስብሰባ ጊዜ ይኖረናል ማለት ነው። ይሄ የሚሆንበት ምክንያት የሳምንቱ የስራ እንቅስቃሴ ይገመግማል። ከዛ በኋላም የነበሩ ጠንካራ ጎን ነችን ታይተው ደካማ ጎን ነችን ደግሞ እንዲታረሙ ተደርገው ይቀጥላሉ ማለት ነው። ስለዚህ በወር አራት ቀን ያህል ስብሰባ እናደርጋለን

ፎቶዎቼ የማስቀምጠው በአልቤም ማስቀመጫ ነው የማስቀምጠው የድሮ ፎቶዎቼም ጭምር እንዲሁም ያሁንም ጭምር የመላ ቤተሰቦቼ የጓደኞቼ የብዙ ሰው ፎቶ የማስቀምጥበት ትልቅ አልቤም አለኝ በዛ ነው የማስቀምጠው። ይህ አንዳንዴ እረፍት ስሆን እሱን በማየት ራሴን ወደኋላ እመልሳለሁኝ ማለት ነው። ከጓደኛቼ ጋር የነበረኝ ጊዜ የልጅነት ጊዜ እንዲሁም ያሳለፍኳቸው ትዝታዎችን አስታውሳለሁኝ ማለት ነው። ስለዚህ ለዛ እንዲመቸኝ በትልቅ አልቤም በስነ ስርዓት ነው የማስቀምጠው።

አዎ ሌሎችን ማበረታታት እችላለሁ ወይ? ሌሎችን ማበረታታት ሲባል ጥሩ ስራ የሚሰሩ ሰዎችን አበረታታለሁኝ ማለት ነው። ጥሩ ስራ ማለት ለራሳቸው የሚጠቅም ለማህበረሰቡ የሚጠቅም እንዲሁም ለሰዎችን ወይም ለሌሎች ወጣቶች አርአያ መሆን የሚችሉ ሰዎች ሲሆኑ የኔም መበረታቻ አደርጋለሁኝ ማለት ነው። እንዲበረቱ በደንብ እንዲቀጥሉበት ስራቸው እመክራለሁኝ አበረታታለሁኝ

እኔ አይስክሬም አልወድም። አይስክሬም ጣፋጭ ነው። ብዙም ስኳር ያለበት ምግብ ነው። ስኳር ደግሞ ብዙ የሚመከር ምግብ አይደለም። ስለዚህ እኔ አይስክሬም የምወድ ሰው አይደለሁም። እንዳአጠቃላይ ጣፋጭ ላይ ብዙ አይደለሁም ጣፋጭ አፍቃሪ አይደለሁም አልበላም። ባይሆን እኔ ከዚህ ውጪ የሆኑ ምግቦች ከጣፋጭነት የወጡ ምግቦች ነው የማዘወትረው። ለጤናዬም የሚስማሙኝ እነዚህ ናቸው ማለት ነው

አዎ በእጅ ጽሁፍ መጽሐፍ እወዳለሁ። በእጅ ጽሁፍ የምጽፍበት ምክንያት ምክንያቱም ሁል ጊዜ ኮምፒውተር ይዤ ስለማልዞር። ባገኘሁት አጋጣሚ ትዝ ያለኝ ነገር ካለ ወይ ደግሞ። ልጽፈው የፈለኩት ነገር ካለ በእጅ ጽሁፍ እጽፋለሁኝ። ይሄ ለኔ ከእጅ ጽሁፍ ያለኝ ፍቅር እንዲያድግ አድርጎታል። ሁል ጊዜም ባገኘሁት አጋጣሚ መስታወሻዬ ላይ አሰፍራለሁኝ ማለት ነው። ይሄ ደግሞ በጣም ጠቃሚ ነገር ነው። ልረሳውም አልችልም። ምክንያቱም መስታወሻዬ ሲገልጥ። ያ መስታወሻዬ ላይ በእጄ ጽሁፍ ያሰፈርኩት ነገር አገኘዋለሁኝ ማለት ነው በቀላሉ

አዎ ወደ ስራ በሰአቱ ነው የምደርሰው። ስራ እኔ በጧቱ ነው የምነሳው ከቤቴ። ስራ ቦታ ላይ ስክደርስ ገላ በጧቱ ሁለት ሰዓት ሳይሞላ ስራ ቦታ ላይ ይደርሳሉ ወይ ማለት ነው? ይህ የሁሉ ሰራተኛ ተግባር ነው። እኔም ኮሎ ሰራተኛ ቅድሜ ነው የምገኘው። ምክንያቱም በጠዋቱ ወደ ስራ ሰዓት ካልተገባ። አርፍዶ የሚመጣ ከሆነ ውጤታማ የመሆን እድሉ በጣም የጠበበ ነው የሚሆነው። ስለዚህ ሁል ጊዜ በሰአት መገኘት እና ቀድመህ መገኘት የሚል መርህ ተከትዬ ነው የምሰራው። ወደ ስራ ቦታዬ በሰአቱ እደርሳለሁኝ።

አዎ ስማርትፎን እጠቀማለሁኝ ምክንያቱ በአሁን ዘመን ስማርት ፎን የሌለው በስማርትፎን ነው የሚሰራው ሁሉ ነገር ከስማርትፎን ውጪ የሚሰራ ስራ የለም ማለት ይቻላል። ስለዚህ ሁሉ ተግባራችን የምናከናውነው በስማርት ፎን ነው። ስለዚህ እኔም እንደማንኛውም ሰው ስማርት ፎን አለኝ በስማርት ሁሉ ነገር እሰራለሁኝ። የኦንላይን ግብይት አደርጋለሁኝ በኦንላይን ሰዎች ጋር አጋናኛለሁኝ። እንዲሁም እደውልለታለሁኝ ሌሎች መጽሐፍቶችንም አውርድበታለሁኝ።

ወደ መናፍሻ የምሄደው ምናልባት እሁድ ነው የምሄደው እሁድ ሁልጊዜም ባይሆን ሁለት ቀን በወር የሚያህል ወደ መናፈሻ እሄዳለሁኝ ማለት ነው። ስለዚህ በወር ሁለት ጊዜ ነው መሄድ የምችለው ከዛ በላይ ብዙም አልሄድም። ምክንያቱም ወደ መናፈሻ የምሄድበት ምክንያት አንደኛ ለራሴ ዘና ለማድረግ እንዲሁም ከቤተሰቦቼ ጋር ሆኜ ጊዜ ለማሳለፍ ነው የምሄደው። ስለዚህ ጊዜ እንዳይሻማብኝ ወይ ደግሞ ሌላ የእረፍት ጊዜ እንዳልሻማብኝ። በወር ሁለት ቀን ነው የምሄደው።

አዎ መንቂያ ሰዓት እጠቀማለሁኝ መንቂያ ሰዓት የምጠቀምበት ምክንያት በጠዋቱ መነሳት ስላለብኝ ነው። በጠዋት የምንነሳው ደግሞ ያው ወደ ስራ ስለሚሄድ በጊዜ መተጣጠብና እንዲሁም መለባበስ ስላለብኝ መንቂያ ሰዓት እጠቀማለሁኝ ማለት ነው። ምክንያቱም መንቂያ ሰዓት ካልተጠቀምኩኝ ድካም ስለሚኖረኝ ልተኛ እችላለሁኝ ከተኛ ደግሞ አረፍዳለሁኝ። ያ ማለት በጊዜ ወደ ስራ ቦታ ላይ አልገኝም ማለት ነው። ይሄ እንዳይሆን ሁል ጊዜ የመንቂያ ሰዓትን እጠቀማለሁ።